ሽማግሌዎችን እንዴት ታከብራለህ ነው? ያው ታላላቆቻችንን ማክበር ከታላላቆቻችን ከአባቶቻችን የወረስነው ነው። እንግዲህ ታክሲ ውስጥ ሳገኛቸው ተነስቶ በማስቀመጥ የትኛውም ቦታ ላይ ተነስቶ በማስቀመጥ እጅ በመንሳት የሚሉትን በማክበር በጣም አከብራለሁ

የምሳ እረፍቶ ምን ያህል ጊዜ ነው? ነው ያው የምሳ እረፍት የታወቀ ነው አንድ ሰዓት ነው አንዳንድ መስሪያ ቤቶች ላይ ይለያያል እኔ እስከዛሬ ስሰራ ሁልጊዜም አንድ ሰዓት ነው የምሳ እረፍቴ አንዳንድ ቦታዎች ላይ ግን እስከ አንድ ሰዓት ተኩል የሚሰጥበት አለ ወይንም ደግሞ ሰላሳ ደቂቃ ብቻ የሚሰጥበት አለ እኔ ካለኝ ልምድ ግን የምሳ ሰዓት አንድ ሰዓት

በተፈጥሮ ውስጥ መራመድ ትችላለህ ወይ ነው? አዎ እንደውም እኔ ተፈጥሮን ነው የማደንቀው። እና ከተፈጥሮ ጋር የተያያዘ የትኛውንም አይነት ነገር ነው በጣም የማጣጥመው። በጣም የሚያስደስተኝ ሁልጊዜም ከእሱ ባልለይ የምለው ነገር እሱ ነው እና። ያው ከተፈጥሮ ጋር መራመድ በጣም ነው

ድንጋይ ስብስብ ታደርጋለህ ነው። አሁን ላይ አላደርግም ግን ያው በልጅነቴ መሰብሰብ መደርደር እንደዚሁም ደግሞ በሱ የተለየ ነገር መስራት ያስደስተኛል ቤት ሊሆን ይችላል። የተለያየ ነገር መስራት ያስደስተኛል ያው አሁን ላይ እኔም እስከማውቀው ህፃናት እንደሱ አይነት ነገር መስራት ይወዳሉ

በዚህ ቅዳሜና እሁድ ምን ታደርጋለህ ነው? ቅዳሜ እለት ያቀድኩት ስዕል ስላለሁኝ እና መሳል ያሉብኝ ወደኋላ የቀሩብኝ ስዕሎች አሉ። ከጧት ጀምሬ ስዕል ስስል የምውለው እሁድ ላይ ግን። አንድ የቅርብ ጓደኛዬ ሰርግ አለ ያው አጃቢ ነኝ እኔ ደግሞ እና እሱን ሰርግ አጅቤ። ያው ሰርግ ላይ ነው የማሳልፈው ቀን